እኔ አሁን የያዝኩት ስልክ ሞዴሉ ሳምሰንግ ነው። እ ከዚህ በፊት ኢንፊኒክስ ነበረኝ አሁን ሳምሰንግ ነው ያለኝ። እ ግን ሳምሰንግ በምርጫዬ አይደለም። ስለዚህ አሁን ከዚህ በኋላ እ ጊዜ ባገኝና ብፈልግ ኢንፊኒክስን መጠቀም እፈልጋለሁ። ምክንያቱም ኢንፊኒክስ ምቹ የሆኑ ነገሮች አሉት። እ ዲስፕሌዩ ላውንቸሩ ፊት ለፊት የሚያሳያቸው እና በደንብ ያደገ ነው ብዬ ስለማምን ኢንፊኒክስ ይመቸኛል።

አዎ ፋሽን ላይ ይሄን ያህል ብዙ አይደለሁም። ነገር ግን በሚያስፈልጉኝ ጊዜያቶች እና ከባባድ የሆኑ ቦታዎች ላይ በምሄድ ጊዜ የስራ ልብሶች የተቀናጁ አሉኝ። ስለዚህ የስራ ልብስ ብዬ የምለየውን ከሳጥን ውስጥ ከልብስ ሳጥን ውስጥ አውጥቼ አደርጋለሁኝ።

እኔ ምግብ ከመስራት አንፃር ላወራው አልችልም። ነገር ግን የሚመቸኝ ሽታ የሆነ ለየት ያለ ብዙ ውድ ያልሆነ ግን መካከለኛ አይነት የሆነ የሽቶ ሽታ በጣም ደስ ይለኛል። እንዲሁም ደግሞ የኒቪያ ሎሽኖች ሽታ ደስ ይለኛል

እኔ ከነበረኝና ካሳለፍኩትም ልምድ ስመለከተው ብዙ ማይሎችን ብዙ አይነት ሸለቆ ተራራዎችን ወጥቻለሁኝ ነገር ግን እንደዚሁ በርቀት አንፃር ስመለከተው። ወደ መቶ ኪሎ ሜትር በስቲክም መሄድ እችላለሁኝ ብዬ አስባለሁ።

አዎ እኔ ምንም ባደርግ ሁልጊዜ ክላስ ከመሄዴም በፊት አልጋዬን አስተካክዬ አንጥፌ ነው የሚሄደው። ሌሎችም ቦታ ላይ መግባት ያለባቸውን ነገሮች ካላስቀመጥኩኝ ማጥናትም መስራትም ስላልማልችል። አስተካክዬ ነው የምሄደው

አይ እዛ ደረጃ ላይ እስካሁን አልደረስኩኝም አሁን ባለሁበት የስራ ባለውበት ደረጃ ላይ። በትክክል እየሰራሁኝ እስከዛም ለመሄድ እየጣርኩኝ ነው። ነገር ግን ያ ደረጃ ላይ ስላላስቀመጡኝ አላስተዳድርም።

አዎ ምክንያቱም ተፈጥሮ መ መለከት ብዙ አይነት ደስታ አለው። ብዙ ጊዜ በቃ ተፈጥሮን እተመለከቱ ማዜም ማመስገን እንደዚህ አይነት ነገሮች ውስጣዊ ማንነትንም የሚያድሱ ናቸው። እና ይሄን በመለማመድ ማሳለፍ ደስ ይለኛል።

አዎ በሚገባ እንደኔ አስተያየት አምላክ ጋር ግንኙነት ከሌለን አንድ እውነተኛ አምላክ ከሆነው ጋር እሱም ኢየሱስ ክርስቶስ። እኛ የሞትን እንደሆንን እና ህይወታችን ደግሞ የተመሰቃቀለ እንደሚሆን ትክክለኛ የሆነ ጉዞን መጓዝ እንደማንችል አምናለሁኝ። ለዛ እተገብራለሁኝ አከብራለሁ።

አቧራ ይሄን ያሀል አስቸግሮኝ አያቅም። ህፃን ልጅ። እያለው ኳስ ብዙ ጊዜ እንጫወታለን። ብዙ ተጎድጬ አላውቅም በባራ ስንጫወት ጊዜ። ግን ጉንፋን የሚያስይዙኝ ሁኔታዎች አሉ። እንደ ኢንፌክሽን አይነቶች ይመስልና ከዛ ተመልሶ ራሱም ይጠፋል። ከዛ አያስቸግረኝም።

ድሮ በነበሩኝ ሁኔታዎች ላይ መጨባበጥ ችግር የለውም በሚለው ሁልጊዜ እጨባበጥ ነበረ። ከመጨባበጥም አልፌ እተትቃቀፍ ነበረ። አሁን ግን ሳስበው ብዙ ነገሮች ሊፈጠሩ ይችላሉ። እና ሰዎችም ማመንም ከባድ እየሆነ ስለሆነ አሁን ባለሁበት አልወደም።

እኔ ከትምህርትም አንፃር ደግሞ ከ ካሉኝም ስራዎች ስመለከተው ሙዚቃውን ከምሰራበት አንፃር ዩቲዩብ እመርጣለሁኝ ምክንያቱም ተጨባጭ የሆነና አስፈላጊውን ነገር በትክክል ሙሉውን መረጃ ስለሚያቀርብልን እሱን ተመልክቼ በደንብ መረዳት እችላለሁ። ለዚያ ዩቲዩብ እመርጣለሁ

አዎ በሚገባ እቀበላለሁኝ። ማስተካከያዎች ቢሆኑ በደንብ ይመረጣሉ። ነገር ግን አድናቆቶች ሲሆኑ የሚያነቃቁና እንዲሁም ይበልጥ ለመስራት ደግሞ እኔንም የሚ የሚያነሳሱኝ ስለሆኑ ተቀብያቸውኝ። እጽናናበታለሁ

አዎ ብዙ ጊዜ ጥሩ ግንኙነቶችን አሳልፋለሁኝ ላወራቸው የሚገባ ሰዓት እያወራኋቸው። እንዲሁም መንገድ ላይ ደግሞ በምንተላለፍበት ጊዜ ሰላም በመባባል። ነገሮችን በመዋዋስ ምናምን ጥሩ ጊዜያቶችን እናሳልፋለን ቡናም በምንጠጣበት ጊዜ። ጥሩ ነገሮች አሉን ስለዚህ ግንኙነታችን አዎ ጥሩ ነው።

አዎ በሚያስፈልጉ ሰአቶች ላይ ሰዎችን ሳወራ ደስ በሚል ነገሮች ላይ ስናወራ ጊዜ አዎ በደንብ በደንብ ደፍሬ አወራለሁኝ ስለዚህ በትክክለኛው ሰዓት እና በሚገባው ጊዜ ሲሆን ብቻ ነው እንጂ ሁልጊዜ አይደለም እንደዛ ማረገው ለዛ ነኝ ብዬ አስባለሁ።

አዎ ህፃናቶችም ምናምን ከተለያዩ ሰዎች ጋርም በመሆን ጊዜ የሌላው ሰዎችን ታሪኮች መናገር ደስ ይለኛል። እንዲሁም የጌታ ሰዎች የሆኑትን የተለያዩ አዛውንቶችን አባቶቻችንን መናገር ደስታ አለውና ደስ በሚል መንገድ እናገራለሁ።

ያው ይሄን እጠቀማለሁ ማለት ባልችልም ፕሮግራሞች ግን ካሉ ይሄ ስልክ የሚመችና ጥራቱም ደግሞ ያማረ ስለሆነ የተለያዩ ቦታዎች ላይ የሚያምሩ ገጽታዎች ካሉ እነዛ ጋር ለመነሳት እንዲሁም ሰልፊ ለመነሳት እጠቀመዋለሁ።

እኛ ቤት የተለመዱት ነገሮች በሶ ነው በሶ በሚገኝበት ሰዓት ላይ። እኛም ደግሞ በዛ ሰዓት የምንመጣ ከሆነ ብዙ ጊዜ በሶ ወይም ፍርፍር እንበላለን። ነገር ግን ብዙ ጊዜ በዛ ሰዓት። ቤት ሰዎች ስለማይኖሩ እንደ መክሰስ ብለን የምንበለው ነገር የለም።

የምወደውና እንግዲህ እስካሁንም ደግሞ ስማረው በጣም የተወዳጀውት የምለው የኢኮኖሚክስ ትምህርትን ነው። እንዲሁም የንግድ አይነቶች ትምህርቶች ስለዚህ ወደፊት ባገኝ ብዬ የማስበው ስራም እንደዚህ እንትኖችን ማስተዳደር ንግዶችም ማስተዳደር ሱቆች ቢኖሩኝ ዳቦ ቤት ብከፍት ደስ ይለኛል

አሁን ባለውበት ግሬድ በምጽፍበት ጊዜ በብር ነው የሚያመቸኝም። ያው እርሳስ ድሮ ምንጠቀመው ነበረ አሁን ግን የሚመችም አይደለም። በደፍተራችንም ደግሞ ጊዜ የሚፈጅ ነገር ስለሆነ አሁን ብዙ ነገሮች ስለምንጽፍ በብእር ቶሎ ጽፈን ምንጨርሰውን ብለን እመርጣለሁ።

እኔ ጠዋት መነሳት እወዳለሁኝ ነገር ግን አሁን ማታ እያመሸሁኝ ስለምተኛ ሰሞኑን ባለው ጊዜ እስከ ስድስት ሰዓት ከተኛሁኝ ቀደም ብዬ እስከ አንድ ሰዓት እነሳለሁኝ። ጠዋት ትምህርት በማይኖርበት ጊዜ ግን እስከ ሁለት ሰዓት እስከ ሶስት ሰዓት እየቆየው እነሳለሁኝ። ስለዚህ ግን አቭሬጅ ከተባለ አማካይ አስራ ሁለት ሰዓት እነሳለው።

እኔ በደንብ አጥልቄ ብገባበት ደስ የሚለኝ ነገር ሙዚቃ ነው። እዚህ ስለ ሙዚቃ አስተማሪ ኖሮኝ ከዛ ጊታሮችን ብማርና። የተለያዩ ደግሞ የሳይንስ ነገሮችን ባቅ። ከዛ ባለፈ የንግድ ነገሮችን በደንብ ጥልቅ ብገፋበት ደስ ይለኛል።

አዎ እንግዲህ እንደ እኔ ተስጥኦም ደግሞ እንደ አሳለፍኩት ጊዜ ሌሎችን ማበረታታት እችላለሁኝ ከጓደኞቼም የሰማሁት ከቤተሰቦቼም የሰማሁት ነገር ነው። እንዲሁም ብዙ ጊዜ ሰዎች ሲያዝኑ መመልከት በጣም ነው የሚያሳዝነኝ። እኔን እራሱ ሰዎችን ለመርዳት ሰዎችን ለማገዝ በምችለው አጋጣሚ ሁሉ። የምችለውን አደርጋለሁ እና ሌሎችን ማበረታታት እችላለሁኝ ብዬ አምናለሁኝ በቃላት ይከብደኛል። አንዳንዴ ነገር ግን ባለኝ ነገር በመስጠትም ይቀለኛልና እንደዛ አበረታታለሁ።

ሺዜ ና እኔ ቲቪ ላይ የመመልከት እና እንዲሁም ከተለያዩ የዜና ጣቢያዎች ላይ ዜናዎችን የማግኘት ልምድ የለኝም። ብዙ ጊዜ እንደዚህ አይነት ዜናዎችን የምካፈለው ከወንድሞቼ ነው። ወንድሞቼ በሚሰሙኝ ጊዜ አባት፣ እናቴም ደግሞ ፖለቲካ ውስጥ ብዙ ስላሉ እነሱ በሚያዳምጡ ጊዜ እከታተላለሁኝ። ነገር ግን የሚመቹ የሆኑ ሰአቶች ላይ ደግሞ የኢትዮጵያ ባህላችንን ለማወቅ ቲቪ በምከፍትበትም ጊዜ አንዳንዴ እሰማለው እመለከታለው። ሁኔታዎች ግን እንደዚ የሚነግሩ ናቸው። እና ሁኔታዎች በሚያሳውቁኝ መጠን እንደዚያው እየያዝኩኝ። ከ ጓደኞቼ ጋም ስናዎራ ደሞ የወቅቱ ጉዳዮች ምን እንደሆኑ በማውራት በ እንደዚ አይነት መንገዶች ዜናን አገኛለው

በተገኘ ሰዓት ሁሉ እጠጣለሁኝ። አዎ እንደው ድሮ የራሴ የሆነ የምለው ወተት የምጠጣበት ቦታ ነበረኝ ይህንንም የማደርገው። ከቤት እወጣና ከዛ ቅርብ የሆነ እርጎ ቤት ስላለ ያው የወተት ተዋጽኦ ነው እርጎ። እርጎ ቤት ውስጥ ገብቼ የራሴን አዝዤ እኔው እኔው ክፍዬ ወደ ቤት እመለስበት ጊዜያቶችን አስታውሳለሁኝ። ስለዚህ በጣም ደስ የሚለኝና የምወደውን ብቻም ሳይሆን ብዙ ጊዜ ባገኘው የምጠጣዉን ትላንትም አሁን ጠጥቼ ነበረ። ትንሽ አሳምሞኛል ዛሬም ጥዋት ትንሽ አሳምሞኝ ነበረ ነገር ግን እጠጣለሁኝ ምክንያቱም ደስ የሚል ነገር አለው። ከሸይም ከቡናም አንፃር ደግሞ ወተትን እመርጣለሁኝ በደንብ። ከጣሙም አንፃር ከተለያዩ ደግሞ ነገሮች ማድረግ ስለሚቻላቸው ምንም ኬሚካልም ደግሞ መጨመርም የማይፈልግ የማያስፈልገውም ሆኖ ስላገኘሁት በደንብ ይመቸኛል።

እኔ ያው አልፎ አልፎ ነው አሁን ስፖርት ይሄንንም የማደርገው ሰሞኑን ነው እሱም በጋ ስለሆነ ስራዎች ስለሚያጨናንቁ የተለያዩ ነገሮች ስላሉ ብዙን ለመስራት እድል አላገኘሁኝም። ግን በምሰራበት ጊዜ የ የካሊስቴኒክስ የሆኑ ነገሮች በጣም ይመቹኛል እነሱ ለብዙ ነገሮች መጠቀም እንችላለን ከፈለግን ደግሞ የመሳሳብም አይነት የሶምሶማም ሩጫም እንደውም እነሱንም ብናካትት ካሊስቴኒክስ ውስጥ የሚካተቱም የሚጨመሩም ስለሆኑ ለብዙ ነገሮች ይጠቅሙኛል ስለዚህ እንደዚህ አይነት ስፖርቶችን በመስራት ጊዜን አሳልፋለሁ። ያው ሁለተኛው ደግሞ ብዙ ጊዜ ለሙሉ ስፖርት ፉል በዲኤስኤስ ሙሉ ሰውነት ስፖርት በጣም ይመቸኛል ሁሉንም እግሬንም ጭምር እሁ የሆዴንም እንዲሁም ከላይም ደግሞ የላኛው የሰውነት ክፍሌን ሳሰራ ጊዜ በደንብ ስለምጠቀምና ከዛም በኋላ ከሻወርም በኋላ በጣም ደስ የሚል ስሜት ስላለው እንደዚህ አይነት ስፖርቶችን እመርጣለሁ።

እሺ እኔ እ እንደ ኢትዮጵያ ተወላጅነቴ ከተማነት ከሆነ ያው ሀገር አይደለም የተጠየኩት በሚለው ከተማነት እ እ የ አዲስ አበባ ከተማ አሁን ባለችበት ስቴጅ በጣም ታምራለች በጣም እ ትመቻለች እወዳታለሁ ማለት እችላለሁ። እንደ ሁለተኛ እሷም መጥቀስ እፈልጋለሁ ሁለተኛ ደረጃ ላይ ማለት ነው። እ ካሉት ሁኔታዎች የቆዳ የ ቆሻሻ ጽዳትም እና መጓዝም ደግሞ ከምንችልበት እ አዝማሚያ አንፃር በጣም የሚመች ሀገር ከተማ ናት ብዬ አምናለሁኝ። እ ከዛ ግን አንደኝነት ላይ የማስቀምጣት ሀዋሳን ነው። ሀዋሳም የሚሆንበት ምክንያት የራሴ የሆኑ የተለያዩ ትውስታዎች አሉኝ። እ የተለያዩ ነገሮችን የሰራኹበት ቦታ ነውና እ ሀዋሳ ጓደኞቼን የማስታውስበት እ እንዲሁም የተማርኩበት እና እ የተለያዩ ሰዎችን የተዋወቅኩበት ደስ የሚሉ ሰዎችን የተዋወቅኩበት ስለሆነ ሀዋሳ ናት። ብዬ እ እጨርሰዋለሁ።

የመንገድ ስም የራሴን የምለው የመንገድ ስም የለኝም። ግን ኤፍሬም ብለው ብዙዎች ይጠሩኛል። ግን ያው የመንደር ስም ከተባለ የመንደር ስም አውቻፒ ተብዬ እጠራለሁኝ ከህፃንነት የወጣልኝ ስም ነው። አክስቴ እንደዚህ አይነት ነገር ባይሆን ትላለች። ለምንድነው ስም የሚወጣው አንዴውኑ በአንዱ አውቀንህን እርፍ አልንገላገልም ትላለች። አሁን ምክንያቱም ሁሉም ሰው የሚያውቀኝ ቻፒዮኑ ትክክለኛ ስሜ የመታወቂያ ስሜት ተረስቷል። እና የመንደር ስሜ ግን ቻፒ ነው።

ማደንዘዝ ምን እንደሆነ ባላውቅም ግን እኔ ማደንዘዝ የሆነ ነገርን ምንም አልጠቀምም የማደንዘዝ ነገር ሞክሬውም አላውቅም። ስለዚህ ማደንዘዝ እወዳለሁኝም አልልም።

እሺ በልጅነቴ ወንድ እንደመሆኔም እጫወታችሁ የነበሩት እነ ኳስ አሉ። እንዲሁም ሰለሜም ሰለሜም እንጫወት ነበር። እኛ እንዳለንም ባህል ማለት ነው። እንደ ተጫዋቾች ደግሞ አባሮሽም እንጫወት ነበረ። እኔ ግን የምወደውና በጣም ጊዜ አሳለፍኩበት ኳስ መጫወት ነው። ኳስን ሁልጊዜ እጫወታለሁ። እንዲሁም ከጓደኞቻችን ጋር ደግሞ ጠዋት እየተነሳን ስፖርት ስለምንሰራ ኳስ ሲኖር ጊዜ ኳስ እየተጫወተን እናሳልፋለን። ለዚህ ኳስ አስወዳለሁ።

አዎ ቀልድ አንዱ የሀዘንን ማራቂያ የሚመጡ ችግሮችን ደግሞ ማቅለያ መንገድ ስለሆነ ቀልዶችን በሚገባው ቦታ እና በትክክለኛው ሰዓት ላይ እናገራለሁኝ። እንግዲህ በማይገባ ሰዓት አለ የማያስፈልግ ሰዓት ስለዚህ እኔ አሁን አንዴ የ የተረዳሁት ነገርም ቀልድ መናገር እንደው ይበልጥ የምፈልግ ከሆነም እንዲሁም ደግሞ ሰዎች እንዲደሰቱም ከፈለኩ የራሴውን ቁም ነገር እንዲኖረኝ- ማድረግ እንዳለብኝ ነው። ስለዚህ የራሴን ቁም ነገር መጀመሪያ እስራበትና ከዛ በኋላ ቀልዶችን መናገር እውዳለሁ።

ስልጠናዎችን በሚ በሚችለው እንትኖች ሲዘጋጁና ማግኘት ስችል አዎ እወስዳለሁኝ እንግዲህ ክርስትናና ሃይማኖትን በደንብ አጥብቄ ልይዘው የሚይዝ ሰው ነኝ። ስለዚህ በቸርቾች ላይ በቤተክርስቲያን ላይ በሚዘጋጁ ስልጠናዎች ላይ መሳተፍና መካፈልን በጣም እወዳለሁኝ። እነዚህንም ደግሞ አጋጣሚ ሲመጡ ማለፍ አልፈልግም እኔም ደግሞ እንደ መሪነቴ እንደዚህ አይነት ተቋሙ ውስጥ አንድ ቦታ ላይ እሱም የተማሪዎች ህብረት ላይ መሪ እንደመሆኔ ስልጠናዎችን እናዘጋጃለን። ስለዚህ በእነዚህ ስልጠናዎች ላይ በመሄድ እኔም እንደ ሊደርነትም እየተካፈልኩኝ አብሬ እያዋልኩኝ ሰዎችንም በማወቅ አሳልፋለሁኝ። ከስልጣናም ደግሞ አንድ ደስ የሚለው ነገር የሚያስተምሩት ሰዎች ናቸው። እነሱም ልምድ ስላላቸው ህይወታቸው ላይም ደግሞ እኛ ያለፍነውን አልፎ ስለሚሆን ከስልጠናውም ባለፈ ሄደን ስናወራቸሁ ጊዜ የምንጠቀመው ነገር አለ። ስለዚህ ከእንደዚህ አይነት ሰዎች ጋር መዋልን ጓደኝነትን መፍጠር መቆራኘትን በጣም አጥብቄ የሚይዘው ነገር ነው። ይህንንም ደግሞ የሚያደርጉ ሰዎች በእርግጠኝነት ይጠቀማሉ። በእርግጠኝነትም ደግሞ ትክክለኛውን ነገር እያደረጉ ነው ብዬ አስባለሁኝ እኛ ያለንበትን ደረጃ ብቻ አይደለም ሌሎች ሰዎች ሆነው ከእነሱ ጋር መዋል ያለብን ከእኛ በበለጠ ደግሞ ያሉት ጋር ስንውል ብዙ እንማራለን፣ እንቀስማለን እያደግንም ደግሞ ለእድገታችንም ዋና መፍትሄ ይሆናል። ሌሎችም ነገር ምንም ነገር ብንሰራ ማለት ነው በትምህርትም በስፖርትም በተለያዩ ነገሮች እንደዚህ ማድረግ ጥቅም አለው። ስለዚህ እኔ ስልጠናዎች ተዘጋጅተው በስልጠናም ደግሞ ሰዎችን እያገኘን በስትክል ማደግን በጣም ተጨባጭ የሆነ ትክክለኛው ነገር ነው ብዬ ስለማስብ ስልጠናን እወስዳለሁኝ።

ዋው በሚደንቅ ጊዜ ነው። ይሄንን የተጠየኩት እኔ ሰሞኑን እያደረኩ የነበረው ነገር ስልኬን ጎድቶታል። ስለዚህ ቻርጀሩ እየተጎዳ ነው እሱም ማታ ሰክቼ ያሳደርኩኝ ጠዋት መቶ መቶ ሆኖ እንዲሞላ ፈልጌ እንደዛ አድርግ ነበረ። ስለዚህ አሁን ባለበት ሁኔታ በጣም ቀንሷልም በስተክልም አይዝም ደጋግሜ ደግሞ ቻርጅ እንዳደረገው እያስገደደኝ ነው። ከዛ በፊት ግን በስተክክል እየተቀናጀና በጣም የሚመች ስልክ ስለሆነ ሳምሰንግም እንደመሆኑ የስተካከለ የባትሪ ጊዜ ቢያንስ እስከ መቶ ከሞላ እስከ ሃያ ሰዓት ሊሰጥኝ ይችላል። አሁን ግን እየተጎዳ እየተጎዳ መጥቶ እስከ አምስት ሰዓት ምናምን ቢከብደው ነው።

እሺ እንደ ክርስቲያን ቤተሰብ ሰርግ እናከብራለን። ሲከበር ጊዜ እሺ ከመጀመሪያ ከባህሉ ስጀምር፣ እንደ ባህሉ ሽማግሌ ይላካል፣ የሁለቱም ቤተሰቦች መጀመሪያ ያውቃሉ፣ ሴቲቱም ታወራለች በየቤቷ። ወንዱም እንደዛው ያደርጋል። ወንዱ ነው ሽማግሌ የሚልከው። ሽማግሌም ከተላከ በኋላ የሴቶቹ ወላጆች ባሉበት በዚያ ሶስት በብዛት እንዲሁም ደግሞ ባንሰም ቢበዛም በአንድነት የሆኑ ሽማግሌዎች የሰፈሩ ሽማግሌዎች ይሄዳሉ። እነሱም ገብተው በአግባቡ በሆነ መንገድ ጥያቄያቸውን አቅርበው በሰላም አውርተው በስትክክል ተግባብተው እምቢም ከሆነ እምቢ መልካምን ነገር ነግረዋቸው ማለት ነው፣ እምቢ ከሆነም እምቢ እሺ ከሆነም እሺ ተባብለው ይሄዳሉ። እኛ ደግሞ እንደ ክርስቲያን ቤተሰብ ግዴታ ብለን የምንይዛቸው ነገሮች አሉ። እሱም ክርስቲያን ከክርስቲያን ጋር ነው። ሌላ ሌላን ሃይማኖት የሆነ ሌላም ደግሞ እምነት ያለው የራሱ የሆነ እይታ ያለውን ሰው ማግባት አግባብ ነው ብለን አናምንም። ምክንያቱም ጥልን ይፈጥራል። በልጅም ደግሞ ሲመጣ እንደዛ ሀላፊነቶች ላይ እሱን ግራ ማጋባት ይፈጠራል። እንዲሁም አምላክም የሚፈቅደው ነገር አይደለም ተብሎ ስለምናምን እንደዚህ አይነት ሰርጎች እናከናውናለን።

እሺ ትምህርት ቤት በድሮ ጊዜም የሚሄደውም በእግር ስለሆነ አሁንም በእግር መሄድ ያሉብኝ ሁኔታዎች ስለሚፈጠሩ አሁን በአብዛኛው በሞተር ነው የሚሄደው ነገር ግን በእግር- የሚሄድበትን እንትን ስለካው ርቀት ስለካ ቢያንስ ወደ ሁለት ሶስት ኪሎ ሜትር በስትክክል በእግር መሄድ እችላለሁ ብዬ አስባለሁኝ። አንድ ጊዜም አስታውሳለሁኝ ከተማ መሃል ላይ እየሄድን ከቤተሰቦቼ ጋር- መሃል ላይ መኪናው ስለተበላሸ ዝናብም ስለነበረ- በእግር መጓዝ ግዴታ ሆኖብን አስታውሳለሁ እና- በእግር የተጓዝንበትን ጊዜ ረጅም እንደሆነ ሳስበው ረጅም ርቀት እጓዛለሁ።

አይ የዚህ አይነት ልምድ የለኝም። እኔ ጠዋት ሰው ስላልሆንኩኝ አሁን ትምህርት ላይ በምንማር ጊዜ የጧት እኔ ከሳት ፈረቃ አለ ስለዚህ ከሰአት ፈረቃ በምንሆን ጊዜ በስትክክል የማልነሳበትና እስከ አሳልፌ እንደው እስከ ሶስት ሰዓትም እስከ ሁለት ሰዓት እስከ አራት ሰዓት ምቆይበት ጊዜ የምተኛበት ስላለ። በስራ በስተክክል የመግባት ልምድ የለኝም።

እሺ ቸርች እንዳደከም ሰው ቤተክርስቲያን እንደኖረ እንዲሁም ደግሞ ወንድሞቹ ሁሉም ሙዚቀኛ የሚችሉ ወይም ዘማሪያን እንደሆኑ። ሰው ሳወራ ጊዜ ሙዚቃ በመጫወት እና በመለማመድ አሳልፋለሁኝ። እና በተብሎ ብዙ ጊዜ ጥያቄዎችን መስራት እና መጽሃፍት ማንበብ አንዳንዴ እወዳለሁኝ።

የማሳልፍ የምሰማበት ጊዜ ነበረ። ድሮ ከጎረቤታችን ጋር ያለው አጥርም አጭር ስለነበረ እነሱም ሲያወሩም እየጮሁ ስለሚያወሩ እንሰማማ ነበረ። እንዲሁም ህፃናትም ስላሉ እንሰማለን አሁን ግን ብዙ የምንሰማበት አጋጣሚ የለም። የተራራቅ ንአይነቶች ነን የው በቅርቡም ስለመጣን ነው። በቅርቡ ቦታ ስለቀየርን አንሰማቸውም። ግን ጥሩ ጊዜ ነው ያለን።

እኔ ከልጅነቴም የያዝኩትም ያው ስልክ ሳገኝ ጊዜ አራተኛ ክፍል ነበረ። ካገኘሁበት ሳዓት ጀምሮ ስልክ የምጠቀመው ስማርት ፎን ነበር። እኔ እንደማስታውሰው ማለት ነው። የጠቅ ጠቅ ስልኮችም ለትምህርትም ሆነ ለሌላ ነገሮች ብዙ ስለማያግዙ ለመደወል ደግሞ አይደለም የምትጠቀመው ነገር ግን ለትምህርት ነበር። ስልክ የምትጠቀመው ለዛ ስማርት ስልኮችን አሁንም የሚይዘው ሳምሰን ግን እንደዛ እጠቀማለሁኝ።

አቅጄው የምጠጣው ውሃ የለኝም ግን ለጤናዬ አሁን የሚያሰጋኝ ነገር ስለሌለ በትንሹ ወደ አንድ ሊትር በቀን እጠጣ ይሆናል። ትምህርት ቤት በማይኖር ጊዜ ነው ትምህርት ቤት ሲኖር ጊዜ እጎዳለሁኝ እንደውም ብዙ ጊዜ የሁሉ ነገርህ ይቀየራል ትንሽ የማዞርም ስሜትም አለው ምክያቱም በደንብ ለመጠጣት እድል አላገኝም ትምህርት ቤት ስቆይ ጊዜ የማገኘውም ውሃ ወይ የታመመ ይሆናል ወይ ደግሞ የሚያሳምመኝ ይሆናል ወይ ደግሞ አላገኝም ጭራሹን በዚህ ሁኔታዎች ላይ ሆኜ ብዙ ውሃ አልጠጣም ማለት እችላለሁኝ። ግን ቤት በምሆንበት ጊዜ ቢያንስ ወደ አንድ ሊትር በቀን ውስጥ ለመጠጣት እሞክራለሁኝ። ይሄን ሀይል ግን የታቀደ እቅድ የለኝም ነገሮች ወደፊት ይጎዱኛል ብዬ አስባለሁኝ ስለዚህ ወደፊት ይሄንን ለማስተካከል ራሴም እየገዛሁም ውሃ ደግሞ ለመጠጣት እሞክራለሁኝ አሁን ባለኝ ነገር ግን የማደርገው እንደዚህ ነው

እኔ ከልጅነቴ ሰዎችም ጓደኞቼ ጋር ለመዋኘትም በምንሄድ ጊዜ እኔ ነበር ልብስ የሚይዘው። መዋኘትም ደግሞ ማልገባው እኔ ነበርኩኝ። ስለዚህ አሁን ባለውበት ስቴጅ መዋኘት አልችልም። ግን በቅርቡ ለመለማመድ እቅድ አለኝ። ወደፊት ባሉ ጊዜያቶች መዋኘትን እለማመዳለሁ ብዬ አስባለሁ።

ሾርባ አዎ ይመቸኛል ከአንዳንዴ ነው የማገኘው እንግዲህ በሚገኘው እኔ ሁኔታዎች ላይ። ሾርባን በስትክክል ለመጠቀም እና ለመያዝ እሞክራለሁ። ግን እኛ ጋር ብዙ ጊዜ አይሰራም ስለዚህ ለመብላት እድል አላገኘም። ግን እመገባለሁኝ አዎ።

እኛ ሰፈር ውሃ የመጥፋቱ ነገር አዳጋች እየሆነ መጥቷል። ደስ የሚለው ነገር የኛ ቤት ያለው ከአንድ የቦኖ ውሃ አጠገብ ስለሆነ ምንጭ ስላለ እዛ እየሄድን መቅዳት እንችላለን። ነገር ግን እሱ ራሱ የማይሆንበት ጊዜ ይመጣል ምክንያቱም ሰልፎች ስለሚበዙ ሰዎች በጊዜ ስለሚሄዱ እዛም ሂደን ሰልፉ ሲበዛቢኝ ጊዜ በቃ ተስፋ ቆርጠን እንመለሳለን። የንዚያ ጊዜያት ግን ክረምት ከሆነ። በትክክል የዝናብ ውሃዎችን በመቆጠብና በመጠቀም። ውሃን እንይዛለን። ስለዚህ አዎ እንሰበስባለሁ።

ክላውድን እኔ አውቄው በደንብ ምጠቀመው አፕሊኬሽንም ደግሞም መተግበሪያዬ አይደለም። ወንድሜ የሆነ ጊዜ ሊነግረኝ ሞክሮ ነበረ እኔ ግን አልሰማም በማለት። መጠቀምን አቆምያለሁኝም ደግሞ ተውኩትም። እኔ ግን ባክአፕ የሚያስፈልጉኝ ነገሮች እንዳይጠፋም በምፈልግበት ጊዜ ፋይሎችን ወደ ኮምፒውተር ማስተላለፍ እንዲሁም ወደ ሃርድ ዲስክ በማስገባት። ከዛ በላይ ግን ያው ኢንተርኔት ላይ ባሉ በመተግበሪያዎች መልእክት መለወጥ መተግበሪያዎች ላይ ቪዲዮዎች ኢሜጆች ከሆኑ እዛ ላይ በመልቀቅ። ያው ፐርማነንትሊ እንዲቀመጥ በቋሚነት እንዲቀመጥ አደርጋለሁ።

እኔ ያው እንደተሰጠኝ አይነት እንዳለኝ ነው የምጠቀመው ወር ሰዎችን። አሁን ለትምህርት ቤት ለተለያዩ ነገሮች ለመሄድ የምጠቀመው ቦርሳ የላፕቶፕ ነው። ላፕቶፕ ማስቀመጫ ያለው የራሱ የሆነ ውስጡ ኬብል አለው። ኬብሉም እንዴት እንደሚሰራ ራሱ ባላውቅም ነር ግን እሱን ለመጠቀም ተገድጃለሁ የወደፊቴ የነበረኝ እንትን ለተበላሸ ማለት ነው። ስለዚህ የላፕቶፕ እጠቀማለሁ።

የድርጅቱን ባል ትወደዋለህ ወይ? አዎ በደንብ ነው የምወደው። የድርጅቱ ባህል የተቀናጀና እንዲሁም አንድን ሰው ደግሞ ትክክለኛው መንገድ የሚመራው ነው። ሰላማዊ ህይወትን የመኖርም ደግሞ ሰላማዊ ማህበረሰብ የሆነ ሰላማዊ የሆነ ማዕከል እንዲኖረን የሚያደርግ ነው። ያው እኛ እንደ ቤት እንደ ሀገራችን በስትክክል ሴቶች በትክክል መልበስ ሰዎች በስትክክል ወንዶች በስትክክል ስራቸው መስራት እንደዚህ አይነት ህጎች ስለሚወጡ አዎ አወዷለሁ።

ማሰላሰል አንዱ የህይወቴ ተግባሬ ነው። አዎ ማሰላሰል ትወዳለህ የሚለው? ምክንያቱም እያሰላሰልኩኝ ነው። የእግዚአብሔርን ቃል በደንብ ማወቅ የምችለው ደግሞ በህይወቴ ላይ እንዲሳካ ማድረግ የምችለው አንድም አምነውም ነገር። ነገሮችን እያሰላሰልን በምንመጣ ጊዜ እነሱን መሆን እንጀምራለን የሚለውም ነገር ነው። በጣም እስከመጨረሻው እስከ ጥጉ ልገፋው የምፈልገው ነገር አይደለም። የሆነ ሁልጊዜ መናገር ብቻ መስራት የሌለው እንደዛ አይደለም። ማሰላሰል ግን ህይወትን የሚሰራ ልብን የሚያድስ ነገር ነው ብዬ አምናለሁኝ።

ስልኬ በቅርቡ ባሉ ጊዜያቶች እየተበላሸ መጥቷል በትክክል ደግሞ የሚፈልገውን ነገር እያደረገ አይደለም እሱም ደግሞ የሆነበት ምክንያት ቻርጀር እየሰቀሁኝ እያሳደርኩ ስለነበር ነው። አሁን ግን እያስተካከልኩት እየተጠቀምኩ ስላለ ቢያንስ በቀን ውስጥ ሁለቴ መሙላት ይጠበቅብኝ ሊሆን ይችላል።

ማብሰል አልችልም ጭራሽ እንደማልችል ነው የማውቀው። ጓደኞቼ እሱ ደግሞ የተለያዩ ጓደኞቼ ማብሰል እንደሚችሉ አውቃለሁኝ። በበዓላት ጊዜያቶች ራሱ ዶሮ ወጥ የሚሰሩ የሚያስተካክሉ የሚያቀናጁ ጓደኞች አሉኝ። ግን እኔ በራሴ ለመልመድ ሞክሬ ነበር። ሁልጊዜ ግን ምን መለማመድ ግዜ ስላላገኘሁኝ አልችልም።

ስጦታ መስጠትን አልወድም ማለት አለብኝ ግዴታ ምክንያቱም ለሰዎች ስጦታን ለመስጠት ብሩም ስለሌለኝም ነው። ይሄን ደግሞ እሰጣችኋለሁ ብዬ የምቀርባቸው ሰዎች የሉኝም። ግን ከቤተሰብ አንፃር ለመግዛት የማውቃቸው ነገሮች የሉም ለዛ ብዙ ጊዜ አልሰጥም።

ራሴን ስመለከተው ጊዜ ብዙ አሳልፌያለሁኝ ማለት እችላለሁኝ። ለሶስት አመት እንደሆነ የሚሆን ጊዜ ይህንን ስራ ያው ወድጄው የተማርኩ እተዘጋጀሁበት ነበረ። አሁን ደግሞ ወስኜ ለመግባት ጨርሼ ሁሉን ነገር ከዛ ስገባበት እና ስሰራ። ሶስት አመት እንደሆነ ይሆነኛል።